ሂሳብ ማለት ከትምህርት አይነቶች ውስጥ አንዱ ነው። ሂሳብ ያው ቁጥር ነክ ትምህርት ነው። በብዛት ሂሳብ በቁጥር የምንማርበት ነው። የተማሪዎች የትምህርት አይነት ውስጥ አንዱ ነው። ስለዚህ ሂሳብ ቁጥር ነክ ነገር ነው። አልፎ አልፎ ጽሁፍ ይኖረዋል።

ጁላይ ማለት ሀምሌ ነው። ወር ነው። አማርኛ ሌላ ትርጉም ይኖረው አይኖረው እርግጠኛ አይደለሁም። ግን ጁላይ ማለት ወር ነው። በእንግሊዘኛ ጁላይ ሀምሌ ነው በአማርኛ ሲተረጎም ማለት ነው። ከዛ ውጪ እርግጠኛ አይደለሁም ሌላ ትርጉም እንዳለው ይሄን ነው እኔ የማውቀው

መተኛት ማለት እረፍት ማድረግ ማለት ነው። በቃ ያ ሰው ሰውም ሊሆን ይችላል እንሰሳትም ሊሆን ይችላል ህይወት ያለው ነገር አጠቃላይ መተኛት አለበት። መተኛት ማለት እረፍት ማግኘት ሰላም ማግኘት ጸጥታ ማግኘት። የሰውነታችን እድሳት እንዲያረግ መፍቀድ ማለት ነው። መተኛት ማለት

ሶስት ማለት የቁጥር አይነት ናት። ቁጥር ነው ሶስት ማለት ሌላ ትርጉም የለውም። አንድ ሁለት ሶስት ብለን የምንቆጥረው ቁጥር ነው። ሶስት ቁጥር በጣም የምወዳት ቁጥር ናት። ስፅፋት ራሷ አሳምሬ ነው ምጽፋት ሶስት ቁጥር እንወዳታለሁ በዚህ አጋጣሚ ማለት ነው

ፖሊስ ማለት ያው የአንድ ሀገር ጠባቂ ማለት ነው። ፖሊስ ማለት የሰላም የጸጥታ ጠባቂ። ሀገር ያው እንዳትረበሽ እንዳትበጠበጥ ሰላም እንድታገኝ ትልቅ ዋጋ የሚከፍለው ፖሊስ ነው። ስለዚህ ፖሊስ ያው ለአንድ ሀገር አስፈላጊ ነው።

አክስት ማለት የእናት እህት ወይም ደግሞ የአባት እህት ማለት ነው ሴት ናት። ሴቶች ናቸው ያባታችን እህት ወይም ደግሞ የእናታችን እህት። አክስት ይባላል አክስት ያው እንደ ቀረቤታዋ ነው የእናትነት ቦታንም ልትሸፍን ትችላለች። ስለዚህ እኔ ብዙ አክስቶች አሉኝ ለምሳሌ

ፀሀይ ማለት ሰማይ ላይ ያለች ሙቀት የምትሰጠን ማለት ነው አለም ላይ ያው አንድ ፀሀይ ነው ያለችው። ለሰው ልጅ ሙቀትን የምትሰጠን በነፃ ሳይከፈልባት ምንም አይነት ክፍያ ሳይጠየቅ በተፈጥሮ የምናገኛት የምናገኘው የሙቀት አይነት ነው። ፀሀይ ማለት

ስሜ ውብነሽ ነው። የአባቴ ስም ደግሞ ፍቅሬ ነው። አጠቃላይ ውብነሽ ፍቅሬ እባላለሁ። ውብ ነሽ ማለት ቆንጆ ነሽ ማለት ነው። ቤተሰቦቼ ናቸው ያወጡልኝ። ስምንት ነን። ከስምንት ውስጥ ስድስት ወንዶች ተከታታይ ሲወለዱ ከስድስት ቀጥሎ እኔ ስወለድ በቃ ውብ የሆነች ሴት ልጅ ሰጠኝ ፈጣሪ ብላ እናቴ ውብነሽ አለችኝ የአባቴ ስም ፍቅሬ ነው።

ታክሲ ማለት የትራንስፖርት አይነት ነው። ታክሲ ያው መጓጓዣ ነው የትራንስፖርት አገልግሎት ነው የሚሰጠው። ሰዎችን ከአንድ ቦታ ወደ አንድ ቦታ ለ የሚወስድ ነው። በዛው ልክ ሰዓትን ይቆጥባል ጊዜን ይቆጥባል ድክመትን ይቆጥባል። መጓጓዣ ነው

ግብ ማለት ጎል ማለት ነው ጎል ማለት ነው አሁን ለምሳሌ በእግር ኳስ ጨዋታ ስንት ግብ አገቡ ይባላል። አንድ ጎል ማለት አንድ ሁለት ሶስት እያለ ቁጥር ይደረድራ ማለት ነው። ግብ። በሌላ አነጋገር ደግሞ ሌላኛው ትርጉም ደግሞ ግብ ማለት አላማ ማለት ነው። እቅድ ማለት ነው

ሪፖርት ማለት መረጃ ማለት ነው መልእክት ማለት ነው። የማናውቀውን ነገር በሪፖርት መልክ በመረጃ መልክ። በጽሁፍ በዝርዝር የምናስቀምጥበት በጽሁፍ። ለአንድ ሰው መልእክት መረጃ የምንሰጥበት ነገር ሪፖርት ይባላል

ኤፕሪል ማለት የወር አይነት ነው። ግንቦት አይደለም ኤፕሪል ማለት ጃንዋሪ ፌብራሪ ማርጅ ኤፕሪል ሜይ። መጋቢት ማለት ነው ኢፕሪል ማለት በአማርኛ መጋቢት ማለት ነው። በእንግሊዘኛ ኤፕሪል ያው ኤፕሪል ነው።

ሙዝ ማለት የፍራፍሬ አይነት ነው። ሙዝ ከከለሩ ቢጫ ነው። ያው መጀመሪያ አረንጓዴ ነበረ። ከዛ በኋላ ቢጫ ነው። በጣም ጣፋጭ ከሆኑ ምግቦች ውስጥ ሙዝ በጣም አንዱ ነው። በተፈጥሮ የምናገኘው የፍራፍሬ አይነት ሙዝ ነው።

ሶፍትዌር ማለት የማይጨበጥ የማይዳሰስ የማይነካ ነገር ነው። ይሄ በሀሳብ እና በ በ በምናብ ወይ ደግሞ እንዴት ልበላችሁ። ረቂቅ ነገር ማለት ምንም ነገር የማይነካ የማይጨበጥ ግን ትልቁን ስራ የሚሰራ በተለይ ኮምቢውቴር ለይ ትልቁ ስራ የሚስራው በሶፍትዌር ነው

ላይ ማለት ከላይ ማለት ነው ላይ ማለት አቅጣጫ ተቋሚ ነው በነገራችን ላይ ራሱን ችሎ አይቆምም። ላይ ከላይ ነው ከ ቢጀመርበት አሁን ከላይ ነው ላይ ነው ከምንል ከላይ ነው የሚል ትርጉም ይሰጣል። ዞሮ ዞሮ ከላይ መሆንን ለመግለጽ ላይ መሆንን ለመግለጽ አቅጣጫን ለመግለጽ ላይን እንጠቀማለን